በእጅ ማጨብጨብ እወዳለሁ አልፎ አልፎ ያው አንዳንድ ፕሮግራሞች ሲኖሩ አንዳንድ ዝግጅቶች ሲኖሩ ለምሳሌ ሽልማት ሲኖር፣ አንድ ሰው ሲሸለም በእጃ ጨበጭባለሁ። ሙዚቃ ወይም ዘፈን በሚኖርበት ሰዓት እንደዚሁ በእጅ ሳጨበጭብ ደስ ይለኛል። አንዳንድ ጊዜ ደግሞ ስፖርቶች ስሰራ አንዳንድ የአካል ብቃት እንቅስቃሴዎችን ስሰራ እያጨበጨብኩ የምሰራበት ጊዜ አለ እና ምንድነው ሲጠቃለል በእጅ ማጨብጨብ በጣም ነው የምወደው።

በሚገባ በሚገባ በሚገባ የድሮ ፎቶዎችን እይዛለሁኝ የድሮ ፎቶዎችን ያው ለማስታወሻነት ከቤተሰብ ጋር ሊሆን ይችላል ከጓደኞቼ ጋር ሊሆን ይችላል ከጎረቤቶች ጋር ሊሆን ይችላል ከተለየ ሰዎች ጋር። ብዙ ጊዜን ለማሳለፍ የድሮ ፎቶዎችን እይዛለሁኝ። በስልኬ እይዛለሁኝ አንዳንድ ጊዜ ደግሞ በመጽሄት እይዛለሁኝ። እና ፎቶዎችን በተደጋጋሚ እይዛለሁ ለማስታወሻነት ስለሚያገለግሉ ስለሚጠቅሙ ፎቶዎች ደግሞ የራሳቸው ሚሴጅ የራሳቸው ትርጉም ስላላቸው። ፎቶዎችን በስነ ስርዓት ለማስረጃነት ወይም ለትውስታ ስለማስቀምጥ። በተደጋጋሚ ፎቶዎችን እይዛለሁ ምክንያቱም ፎቶዎች ትርጉም አላቸው የራሳቸው ፎቶዎች የራሳቸው። አካሄድ አላቸው የራሳቸውን መልእክት አላቸው ከጊዜ ወደ ጊዜ። ለትውልድ ትውልድ ይተላለፋሉ ከትውልድ ትውልድ ተላልፈው። የተለያዩ መረጃዎችን ያስተላልፋሉ የተለያዩ መረጃዎችን ይሰጣሉና። ለፎቶ ያለኝ ቦታ ትልቅ ነው። ምክንያቱም የድሮ ፎቶዎች ማለት ብዙ መልእክት አላቸው ብዙ ይዘት አላቸው ብዙ ነገር እንማርባቸዋለን ብዙ ነገር እናስታውስባቸዋለን። ቤተሰቦቻችንን ጓደኞቻችንን የምናስታውስበት ዘመኑን ያለፈውን ጊዜ የምናስታውስበት የምንረዳበት ስለሆነ። የድሮ ፎቶዎችን በፎቶዎችን በስነ ስርዓት ነው የምይዘው በስልኬም እይዛለሁ። ደግሞም በመጽሄትም እይዛለሁ አዘጋጅቼ ቤት ውስጥ

በሚገባ ማንቂያ ሰዓት እጠቀማለሁ ማንቂያ ሰዓት ደግሞ መቼ ነው የምጠቀመው? አንዳንድ ፕሮግራም ሲኖረኝ እንደውም ለስራና ለተለያዩ ነገሮች ስፈልገው ምክንያቱም በሰአቱ ስለሚያስነሳኝ በሰአቱ ተነስቼ መስራት ያለብኝን ነገር ስለምሰራ ብዙ ጊዜ የማንቂያ ሰዓትን እጠቀማለሁኝ። አንዳንድ ጊዜ ስፖርት ስሰራ አንዳንድ ጊዜ ደግሞ ስብሰባዊ ሲኖሩኝ። ሌላ ጊዜ ደግሞ ስራ በሰአትና ሰአቱን ባልሸራረፈ ወይም ሰአቱን በአግባቡ ለመጠቀም ሳይሸራረፍ ሳይቆራርጥ። በዛ ሰዓት ሰዓት ቀጥሬ ስነሳ ሰዓት ይዤ ስነሳ። ወይም የማንቂያ ደውል ተጠቅሜ ስንሰራ በሰአቱ እገኛለሁ በሰአቱ ስራዎችን አካናውናለሁ ስራዎችን እሰራለሁ ከዛ አንፃር የማንቂያ ሰዓት እጠቀማለሁኝ። ምክንያቱም የማንኪያ ሰዓት ለስራችን ለህይወት እንቅስቃሴያችን ብዙ ትልቅ ትርጉም አለው በሰአቱ እንድንጠቀም ያደርገናል በሰአቱ እንድንገለገል ያደርገናል። እና የማንቂያ ሰዓት ብዙ ሰው ይጠቀማል እኔም በተደጋጋሚ እጠቀማሉ ምክንያቱም ስራዬን ስለሚያቀልልኝ። ለስራዬም ትልቅ ግብአት ስለሆነ

እኔ ብዙ ጊዜ ከምወደው ምግብ በጣም ሁል ጊዜም ከምበላው ከምወደው ዶሮ ዶሮ ወጥ በጣም ያስደስተኛል። ዶሮ በቃ የዶሮ ስጋ በጣም ነው የምወደው ከልጅነቴ ጀምሮ እና። የዶሮ ስጋ ለበአል ሊሆን ይችላል ቤት ውስጥ ተዘጋጅቶ ሊሆን ይችላል በጣም ደስ ብሎኝ በጣም ተመችቶኝ። በጣም ወድጄው የምበላው ምግብ ነው። ከምግቦች እና ደሮወጥ በጣም የሚያስደስተኝ ከምግብ አይነት አንዱ ደሮወጥ ነው። እና ለደሮወጥ ትልቅ ቦታ አለኝ። ትልቅ ፍቅር አለኝ እና በየጊዜው ብበላ ራሱ በጣም ጣፋጭ ነው። ለኔ በጣም እወዳለሁኝ እና የደሮ ወጥ ብዙ ጊዜ ስበላ ያስደስተል

የምወደው የእረፍት ጊዜ ብዙ ጊዜ ምንድነው? ከስራ እንትን ብዬ እረፍት ሞልቼ ወይም ከምሰራበት መስሪያ ቤት ለሁለት ሳምንት ሊሆን ይችላል አስራ አምስት ቀን ሊሆን ይችላል ለአንድ ወር ሊሆን ይችላል እረፍት ሞልቼ ስወጣ በዛ ሰዓት የማሳልፈው እረፍት ደስ ይለኛል ምክንያቱም ከስራ መልስ መጀመሪያ ስራ ላይ ነበርኩኝ ከዛ በኋላ ደግሞ ከስራ መልስ እረፍትን ሳሳሳልፍ ወይም እረፍትን ሳጣጥም በጣም የሚያስደስተኝ ነገር ነው በጣም የሚመችህ ነገር ነው። ምክንያቱም እረፍት ሁልጊዜም ያው ከስራ ከድካማችን የምናገግምበት የምናርፍበት ስለሆነ። ለሰው ልጅ እረፍት ያስፈልጋል እረፍት ሲያውቅ የሰው ልጅ ስራን በአእምሮአዊ ወይም በማወቅ አእምሮአዊ ወይም በአካል ላይ ብቁ ሆኖ ስራ እንዲያከናውኑና ውጤት ሊያመጣ የሚችለውና። እኔም ብዙ ጊዜ ምንድነው የማደርገው? እረፍት እሞላለሁኝ እንዴት እሞላለሁኝ? ከስራ ጋር በተያዘ ወይም ከድካም ጋር በተያያዙ ነገሮች ሲኖሩ። ከመስሪያ ቤቴ ጋር በመነጋገር ያለውን የእረፍት ፕሮግራም በማውጣት አስራ አምስት ቀንም ሆነ ሁለት ሳምንት እረፍት ወስጄ ስመለስ። ለስራዬ ትልቅ አዲስ ጥንካሬ አዲስ ሀይል ይዤ ስለምመለስ ስራዬንም በአግባቡ እሰራለሁ። እኔም እረፍት ወስጄ ትልቅ ሀይል እና ትልቅ ጉልበት ይዤ እመልሳለሁ። እና ብዙ ጊዜ በስራ ምክንያት ወይም ከስራ በምወጣበት እረፍት ጊዜ ወይም እረፍት በሚጠይቅበት ጊዜ ያለውን የምመኘው እረፍት ጊዜ ይሄ ነው እንደ አጠቃላይ

ከፀሀይ አንፃር ጥላ የተሻለ ነው በእኔ ምርጫ ምክንያቱም ጥላና ፀሀይ ያው የተፈጥሮ ሁለቱ የሚፈላለቁ ሁልጊዜም በፈጣሪ ወይም በአምላክ ጸጋ ወይም በረከት ምናገኛቸው ናቸው። እና ብዙ ጊዜ ጥላን እመርጣለሁ ጥላን ምመርጥበት ምክንያት ደግሞ ሙቀት ስለማልወድ ወይም ፀሀያማ በሆነ ሰዓት በጣም ሙቀት ሲሆን ብዙ ነገሮችን ያስቸግራል። ስራ ለመስራት ሊሆን ይችላል። ለመንቀሳቀስ ሊሆን ይችላል የተለያዩ ጉዳቶች ወይም የተለያዩ የሚከብዱ ነገሮች ስላሉት ብዙ ጊዜ ከጥላ ይልቅ ፀሀይ ከፀሀይ ይልቅ ጥላን እመርጣለሁ። ጥላ ቢሆን የተሻለ ነው ብዬ አስባለሁኝ። እና ለጥላ ትልቅ ምርጫ አለኝ ጥላ ላይ ብዙ ጊዜ ማሳለፍ እወልዳለሁ።

በሚገባ ኮምቢተር በጣም ነው መጠቀም ምፈልገው መጠቀም ምወደው ምክንያቱም ኮምቢተር ከእለት እለት ስራችንን የሚያቀልልን ትልቅ መሳሪያ ነው። በአሁኑ ሰዓት ባለንበት ግዜ ቴክኖሎጂው ሁሉ ነገር ብዙ በጨመረበት ሰዓት ወይም በከፍታ ላይ ባለበት ሰዓት ኮምቢተር ብዙ ስራዎቻችንን ብዙ እውቀቶችን ብዙ ነገሮችን የምንሰራበት የምናከናውንበት ስለሆነ። ኮምቢተር በቀን ከቀን ስራዬ ወይም በቀን ከቀን ወይም ሁልግዜም እጠቀማለሁኝ ሁልግዜም ከኮምቢተር ርቄ አላቅም ሁልግዜም ከኮቢተር ጠፍቼ አላቅም። ምክንያቱም ስራዎችንም ምሰራው ፋይሎችን እያንዳንዱን መረጃዎችንም ምይዘው እያንዳንዱን ስለ ስራ ምከታተለው ሁሉንም ነገር ያለው ኮምቢተር ላይ ነውና። ኮምቢተር ለስራና ለተለያየ ነገር ስለምጠቀምበት። ኮምቢተር ትልቁ መሳሪያና ለስራችንም ቀላል ምቹ ቀልጣፋ ስራ ለመስራትም እንደዚሁ። እያንዳንዱን ነገር እውቀትም ለማግኘት የተለያዩ እውቀቶችንም ለመጨመር ወደ ህይወታችን የተለያዩ ስልጠናዎችንም ለመውሰድ ቀላልና ምቹ የሆነ መገልገያችን ነው። እና ለኮምቢተር በጣም ትልቅ ትኩረት እሰጣለሁ እና ብዙ ግዜም ኮምቢተር መጠቀም እችላለሁኝ። ምክንያቱም ልምዱ ስላለኝ ከአሁን በፊት የኮምቢተር የመጠቀም ልምዱም ስላለኝ ክህሎዎቱም ስላለኝ ብዙ ግዜ ኮምቢተር እጠቀማለው

በቀን ስልክ ብዙ ሰዓት እጠቀማለሁኝ ለብዙ ነገር ስለምጠቀምበት ለተለያየ ነገር ስለምትጠቀምበት ብዙ ሰዓት እጠቀማለሁ አንዳንድ ጊዜ ለስምንት ሰዓት ለአስር ሰዓት ለአስራ ሁለት ሰዓት የምጠቀምበት ጊዜ አለ። እንደ ጊዜው እንደ ሁኔታዎች እንደ ስራ ጫናው ሊወሰን ይችላል። አንዳንድ ጊዜ ለስምንት ሰዓት የምጠቀምበት ጊዜ አለ። አንዳንድ ጊዜ ለአሥራ ሁለት ሰዓት የምትጠቀምበት ጊዜ አለ። አንዳንድ ጊዜ ደግሞ አስር ሰዓትም ስድስት ሰዓትም የምትጠቀምበት ጊዜ አለ። ሰዓቱ ቢለያይም ቀን ከቀን ስልክ በመጠቀም ወይም ስልክን ቀን ከቀን ውሎየ በተደጋጋሚ እንደምጠቃም እና ስልክ ላይ ብዙ ጊዜ እንደማሳልፍ በስራም በተለያዩ ምክንያቶችም ስለሚጠቅመኝና ስለሚያገለግለኝ በቀን ውስጥ ለብዙ ሰዓት እጠቀማለሁ። ከፍተኛ ሰዓት ከተባለ ከአስር ሰዓት በላይ ስልክን እጠቀማለሁ በቀን ውስጥ

የሙቀት መጠን ብዙ ጊዜ የምወደው እና የምፈልገው የሙቀት መጠን መካከለኛ ነው ብዙም ሞቃት ያልሆነ ብዙም ቀዝቃዛም ያልሆነ መካከለኛ የሙቀት መጠን ይሄም የአየር ክልል ጥሩ ነው እመርጣለሁኝ። ምክንያቱም ሳድግ በመካከለኛ የአየር ንብረት ወይም የአየር ተ ጻባይ ስላደኩኝ። ብዙ ጊዜ የሙቀት መጠኑ መካከለኛ ቢሆን ከስ ሳይሞቅም ወይም ሳይቀዘቅዝም ሁለቱን ያማከለ የአየር ንብረት ወይም የአየር ክልል ላይ ብቀመጥ ወይም ብኖር። ብዙ ጊዜ እመርጣለሁኝ ምክንያቱም ካደኩበት አንፃር ወይም ካኖርኩበት አንፃር። ሁለተኛ ይሄንን የምመርጥበት አግባብ ይሄ ነው። ምክንያቱም ከኖርኩበት ወይም ካሳለፍኩት አንፃር ሞቃታማውን ብመርጥ በጣም ሞቃታማ የአየር ክልል አልወድም ወይም ያስቸግረኛል ለመኖር ቀዝቃዛም ከሆነ በጣም ቀዝቃዛ ከሆነ እሱም ያስቸግረኛል። ስለዚህ በሁለቱም መካከል ሞቃትም በብዙ ያልሆነ ቀዝቃዛም ብዙ ያልሆነ። በሁለቱም መካከል የሚገኝ የአየር ንብረት ግን በጣም የሚመቸኝ እና ልኖርህ የምመርጠው የአየር ንብረት ወይም የአየር ፀባይ እንደሆነ አምናለሁ

በሚገባ እሳት ማንደድ እችላለሁኝ። እሳት ማንደድ የምችለው ከልጅነቴ ጀምሮ ነው እሱንም የሚያስተማርችኝ አያቴ ነበረች አያቴ እሳት ታነድ ነበርና በዛ ሰዓት አግዛት ነበር። በዛ ሰዓት ከጎን ነው እንጨቶችን የተለያዩ ነገሮችን አቀራረብላት ነበር እና በዛ ሰዓት እሳት ማንደድ ለመርኩኝ፣ እሳት ማንደር ቻልኩኝ፣ ያም ችሎታዬ እስካሁኗ ሰዓት ድረስ አለ ዛሬም ላይ እሳት ማንደር እችላለሁኝ ማብራት ሲጠፋ ወይም ማብራት በማይኖርበት ሰዓት እሳት እንጨት አቀጣጥዬ ማንደድ እችላለሁ እና ያ ልምዱ አለኝ ይሄን የለመድኩት ህፃን ሆኜ ጀምሮ ነው እና እሳት ማንደድ እችላለሁ ችሎታው አለኝ።

ብዙ ጊዜ ውጩ ጫጫታ ስለሚበዛበት ሁከት ስለሚበዛበት ብዙ ጊዜ ከውጪ ይልቅ ቤት ውስጥ ማሳለፍ እመርጣለሁ። ምክንያቱም ውጪ ላይ ከወጣሁ ከአሥራ አንድ ሰዓት በኋላ ከአስር ሰዓት በኋላ ወይም ከአሥራ ሁለት ሰዓት በኋላ ነው ልወጣ የምችለው። ቤት ውስጥ ሳሳልፍ ከራሴ ጋር የምገናኝበት ወይም ስራዎቼን በጽሞናና በሰላማዊ በሆነ መንገድ የምሰራበት ሁኔታ ይፈጠራል። ውጪ ላይ ግን የተለያዩ ነገሮች አሉ ጫጫታዎች የሚረብሹ ድምጾች የመኪና የተለያዩ ነገሮች አሉ። እና በጣም እንደዚህ የተተረማመሰ ነገር ነው የሚበዛው። ውጪ ላይ እና ያንንም ላለመያየት ወይም ያንን እንዲረብሸኝ ስለማልፈልግ ብዙ ጊዜ ስራዬን የማደርገው ቤት ውስጥ ነው። ቤት ውስጥ እሰራለሁ ስራዬን። ከዛ ከሰአት በኋላ ከአስራ ሁለት ሰዓት በኋላ ወይም ከአስራ አንድ ሰዓት በኋላ ውጪ ላይ ወጥቼ። ስራዎቼን አንዳንድ መራመድ ያለብኝን ወይም መንቀሳቀስ ካለብኝም ተንቀሳቅሼ። አየር ተቀብዬ አየር ወስጄ እንደገና ወደ ቤት ተመልሼ። ቤት ውስጥ ደግሞ እንደዚሁ በድጋሚ መስራት ያለብኝን ነገር ማከናወን ያለብኝን ነገር አከናውናለሁ። እና እቤት ውስጥ ብዙ ጊዜ እመርጣለሁ። ከውጭ ይልቅ ምክንያቱም ውጭ ላይ ያለውን መረበሽ ነገር ስለማልፈልገው ቤት ውስጥ ማሳለፍን እመርጣለሁ።

በሚገባ ከደምበኞች ጋ እሰራለሁኝ እንደዛም የሆነበት ምክንያት ምንድነው? የባለፈው አመታት ከሁለት ከሶስት አመታት በላይ በደንበኞች አገልግሎት መኮንንነት። ብዙ አመት ስለሰራሁ ደንበኞች ትልቁን ቦታ የሚይዙ ትልቁን ድርሻ የሚይዙ ናቸው። ለስራም ለተለያዩ ነገሮችም እና በምሰራበት መስሪያ ቤት። የደንበኞች አገልግሎት መኮንን ሆኜ ብዙ አመት ስለሰራው የደንበኞች አገልግሎት መኮንንነት እውቀቱ። ክህሎቱና የተለያዩ ከደንበኞች ጋር የመገናኘት እድሉም አለኝ የመነጋገር እድሉም አለኝና። ከስተመሮቼን ወይም ደንበኞቼን በስነ ስርዓት ይዤ የመንከባከብ። የማገዝ እንዲሁም የመርዳቱም አቅሙም አለኝና። ብዙ ጊዜ በልምድ ስላገኘሁት ከደንበኞች ጋ እሰራለሁ ከደምበኞች ጋ እነጋገራለሁኝ። ብዙ ስራዎችን የምሰራው ከደንበኞች ጋ በመሆን አብሮ በመስራት ነውና። ደንበኞች ለስራችን ለውጤታችን ወይም ለምንሰራው ስራ ትልቁን ድርሻ ይይዛሉ ደንበኛ ከሌለ ምንም ነገር የለም። ስለዚህ ደንበኞችን መንከባከብ ግዴታ አስፈላጊና ዋነኛ ነገር ነው

እሳት ለማንደድ ብዙ ጊዜ የምትጠቀመው:- የተለያዩ ነገሮችን እጠቀማለሁኝ። ሻማ ልጠቀም እችላለሁኝ። እንጨት ልጠቀም እችላለሁኝ። ክሰል ልጠቀም እችላለሁኝ። በተደጋጋሚ ግን በዋነኝነት እሳትን ለማንደድ የምጠቀምባቸው ነገሮች ሁለት ናቸው: እነሱም- እንጨትና ክሰልን ነው። ይሄንን ደግሞ የምጠቀመው መቼ ነው:ማብራት በጠፋ ሰዓት ማብራት በማይኖር ሰዓት እሳትን ለማንደድ ወይም እሳትን ለማያያዝ የምንጠቀምባቸው ሁለት ነገሮች- ከሰልና እንጨት ናቸው። እንጨትን በተለያየ ነገር እንትን እላለው እፈልጋለሁ። ከዛፍ ሊሆን ይችላል። ከተለያየ ነገሮች ፈልጌ ወደ ቤት አመጣለሁ። ከዛ ክሰሉን ደግሞ ክሰል ከሚሸጡ ሰዎች ክሰልን በመግዛት ከዛ በማቀጣጠል ከአቀጣጠልኩ በኋላ እሳት ማንደድ እችላለሁ። ብዙ ጊዜ በዛ መንገድ ምግብ እሰራለሁ። በዛ መንገድ ቤቴ የተለያዩ ነገሮችን አዘጋጃለሁኝ። እና- ብዙ ጊዜ እንጨትን እና ክሰልን ነው የምጠቀመው እሳትን ለማንደድ።

ሌሎችን መርዳት በጣም ከሚያስደስተኝ ነገር አንዱ ነው። ሌሎችን ለመርዳት ሰው መሆን በቂ ነው ሰውን ለመርዳት እና ብዙ ጊዜ ሰዎችን በመርዳት የምናተርፈው የምናገኘው ብዙ ነገር አለ። እና ይሄን ሌኔ ትልቅ ደስታ እናገኛለን እና ሰዎች መርነት ነው የምፈልገው። ወደፊት ራሱ የተሻለ ነገር ከደረስኩኝ የተሻለ ነገር ካለኝ። ሰዎችን በመርዳት ሁኔታ ውስጥ ባለፍ ባሳልፍ ወይም ሰዎችን ለመርዳት ሌሎችን ለመርዳት ዛሬ የምንነግር ዝግጁ ነው ምክንያቱም ሌሎችን ስንረዳ ሌሎችን ስንናግስ። በህይወታችን ፈጣሪ ብዙ ነገሮችን ያደርግልናል ብዙ ነገሮችን ይሰራልናል። እና ሌሎችን ለመርዳት ዛሬም ነገም ወደፊትም ዝግጁ ላይ ምክንያቱም። እቅዴም ነው አላማዬም ነው ሌሎችን ማገዝ ሌሎችን መርዳት ለሌሎችን መድረስ ለተቸገሩ መድረስ። ያዘኑትን ማረጋጋት ደስታ መፍጠር ሌሎች። በተለያየ ነገር ሊሆን ይችላል ውጪ ላይ ያሉ ወይም ጎዳና ላይ ያሉትን ሰዎችን መርዳት ማገዝ። በተለያየ መንገድ በጎነትን ማስቀደም ከፈጣሪም ከአምላክም ብዙ ትርፍ ስለምናገኝበት። ሌሎችን ለመርዳት በጣም የምወደው የምናፍቀው የምፈልገው ነገር ስለሆነ። ዛሬም በትንሹም በሆነ እያደረኩና ወደፊት ደግሞ በብዙ ከዚህም በላይ እንደማደርገው። ባለሙሉ ተስፋ ነኝ

ቤት ማለት የምንኖርበት ለመኖሪያ የሚያገለግል ትልቅ ግዙፍ የሆነ ከተለያዩ ነገሮች የሚሰራ ከእንጨት ሊሆን ይችላል ከብሎኬት ሊሆን ይችላል ከብረት ሊሆን ይችላል። ከተለያየ ነገሮች ተሰርቶ ባማረና በተዋበ መንገድ ለመኖርያነት የሚያገለግል ማለት ነው። ቤት እንግዲህ ለሰው ልጆች ትልቁ መጠለያ ነው። ትልቁ ከመሰረታዊ ፍላጎቶች ወይም መሰረታዊ ከሚባሉ ፍላጎቶች አንዱንና ዋነኛው። የሰው ልጅ የሚያርፍበት የሰው ልጅ የሚጠለይበት በተለያዩ መንገድ በዘመናት ሁሉ እየሰራ በተለያየ መንገድ። ለኑሮ ወይም ለመኖር ምቹ አድርጎ ቤትን ይሰራል። ቤትን በተለያየ ነገር አስተካክሎ መኖር ይችላል ማለት ነው። እና። ቤት ማለት ለሰው ልጅ የተሰጠ ወይም ሰው ልጅ ልክ ለመኖር የሚያስፈልገው ልክ እንደ ምግብ ሊሆን ይችላል እንደ ልብስ ሊሆን ይችላል። ቤት ዋነኛና ዋናኛ ተግባር ነው ለሰው ልጅ አስፈላጊ ነገር ነው።

ፋይል ማለት የተለያዩ የወረቀት እና የተለያዩ የወረቀት ውጤቶች ወይም የተለያዩ መረጃዎች የተጠራቀሙበት ወይም የሚገኙበት ቦታ ማለት ነው። ፋይል ፋይል በተለያየ መንገድ ሊገኝ ይችላል። ከመስሪያ ቤት ሊገኝ ይችላል ከተለያዩ የግል ተቋማት ሊገኝ ይችላል። እና ፋይል ማለት ጥራዝ ነው። ብዙ ነገሮችን አቅፎ የያዘ ብዙ ነገሮችን አብሮ የያዘ መረጃዎችን የብዙ አመታት የብዙ ጊዜ መረጃዎችን ወይም ይዘቶችን እውነቶችን አብሮ ያዘ አቅፎ የያዘን። በተለያየ ጊዜ ለማስረጃነት ሚጠቅሙን ወይም ለተለያየ መረጃ ምንገለገልባቸው ምናመሳክርባቸውን ፋይሎች ወይም ይዘቶች ጽሁፎችን የያዘ። ጽሁፎችን ብቻ ሳይሆን ስዕላትም ሊሆን ይችላል የተለያዩ ነገሮችን ሊሆን ይችላል። በውስጡ እነዛን የያዘ ሙሉ ምን እንለዋለን? ፋይል እንለዋለን

አውድ ማለት ከቀኖች አንዷ ናት አንዱ ልክ ሰኞ እንላለን ማክሰኞ እንላለን ከዛ ሮብ ሀሙስ አርብ ቅዳሜ ብለን እሁድ እንላለን ከሰባቱ ቀኖች በሳምንት ሰባት ቀኖች አሉ። እሁድ ደግሞ ሰባተኛው ነው ሳምንቱ ሚያልቅበት የመጨረሻ ቀን ማለት ነው። ብዙ ጊዜ እሁድን ያው በእረፍት ነው ምናሳልፈው ክዳሜና እሁድ ያው በተለመደው መንገድ። የእረፍት ቀናቶች ናቸው ከስራ ሰው ሚያልፍበት ከስራ ሰው ቤተሰብ ጋ ሚያሳልፍበት ከስራ እረፍት ሚያደርግበት ጊዜዎች ናቸውና። ብዙ ጊዜ እሁድ በቤተክርስቲያንም በመስጅድም በተለያዩ የሃይማኖት ተቋማትም ላይ ሰዎች ሚያሳልፍበት ጊዜ ነውና። እሁድ ያው ከቀኖቹ አንዷ ናት አንዷ ሆና ሰባተኛዋ ቀን ማለት ነው። በሳምንት ሰባት ቀን አለ በወር ሃያ ስምንት ወይም ሰላሳ ቀን አለ። ከነዛ ቀኖቹ ውስጥ በየሳምንቱ በአራት ጊዜ ትመጣለች እሁድ። እሁድን በዛ ምንገድ ነው። እኛ ምንገለገልባት

ከሰአት ማለት ከስድስት ሰዓት በኋላ ሊሆን ይችላል ከሰባት ሰዓት በኋላ ሊሆን ይችላል ብቻ ከምሳ ሰዓት በኋላ ያለውን ጊዜ ከሰአት ብለን እንጠራዋለን ከሰአት ማለት በቀን ውስጥ ሃያ አራት ሰዓት አለ ወይም በግማሽ ሊሆን ይችላል። ከአሥራ ሁለት ሰዓቱ ውስጥ ከስድስት ሰዓት በኋላ ያለውን ጊዜ ከሰአት ልንለው እንችላለን። ከምሳ በኋላ ያለውን ጊዜም ከሰአት ልንለው እንችላለን። ስምንት ሰዓት ለይም ከሰአት ልንለው እንችላለን ከሰአት ብቻ ከምሳ ሰዓት በኋላ ያለውን ጊዜ ከሰአት ብለን ብዙ ጊዜ እንጠራዋለን። እና ብዙ ጊዜ በተለምዶ ከሰአት በኋላ ብለን ሰውን እንቀጥራለን የተለያየ ፕሮግራሞችን እናደርጋለን ወይም እንይዛለን። ጓደኛዬን ለማግኘት ስፈልግ ከሰአት አገኝሀለው ብዬ ለጓደኛዬ ከነገርኩት። ከምሳ ሰዓት በኋላ ከስድስት ሰዓት በኋላ ወይም ከሰባት ሰዓት በኋላ ሊሆን ይችላል። ስምንት ሰዓት ላይ ሊሆን ይችላል እና ከሰአት ከሰአት በኋላ ያለውን ጊዜ የሚጠቁመን ነው

እንቁላል ማለት በጣም ብዙ የጤና ጥቅም ያለው ከዶሮ የምናገኘው ብዙ ጊዜ ያው ብንበላው የሚመከር ፕሮቲን ወይም የተለያዩ ጥቅሞች ያሉት ለሰው ልጅ በጣም አስፈላጊ የሆነ የምግብ አይነት ነው። እኔ እንደውም ቲማቲምን ቁርስ ቁርስ እበላለሁ በዳቦ እና ልክ እንቁላል በጣም እወዳለሁ በቲማቲም ተደርጎ ሰርቶ ምናምን እንቁላል በጣም ነው የምወደው እና እንቁላል ምርጫዬ ነው። እንቁላል ማለት ለጤና በጣም ጠቃሚ እና በጣም ጠቃሚ ከሆኑ የምግብ አይነቶች አንዱ ነው። ከዶሮ እናገኘዋለን ከዛ ወር በቤት ውስጥ። በተለያየ ነገር ፍርፍር ልንሰራው እንችላለን ደግሞ እንቁላሉን ራሱን እንትን ብለን በደንብ ቀቅለን ልንበላ እንችላለን። በተለያየ መንገድ እንቁላልን ልንመገብ እንችላለን እና እንቁላል ትልቅ የጤና በረከቶች ወይም የጤና ጥቅሞች ነው ያሉት። እና እንቁላልን ብዙ ጊዜ ለምግብነት እንጠቀምበታለን

ግብ ማለት አንድ ሰው ወደፊት እሰራለሁ አከናውናለሁ ይሄን አደርጋለሁ ብሎ የሚያስቀምጠው ይዘት ያለው ተግባር ያለው ጽሁፍ ሊሆን ይችላል። በቃል ሊሆን ይችላል። ግን ማለት አንድ ሰው የሚቀርጸው በወደፊት ህይወቱም በወደፊት አላማውም በስራው ሊሆን ይችላል። ባለው የስራ ዘርፍ ሊሆን ይችላል በሚመኘው ወይም በሚሰራው ነገር ሊሆን ይችላል። ግብ ቀርፆ ግብ ጥሎ የሚሰራው የሚንቀሳቀስበት ሁኔታ ምን እንለዋለን ግብ ልንለው እንችላለን ማለት። ወደፊት ልንሰራ የምፈልገውን ስራ ወይም ለምናከናውን የምፈልገውን ስራ ወይም ምናከናውን የምንሰራውን ነገር። በግልጽና ግልጽ በሆነ ቋንቋ ወይም አማርኛም ሊሆን ይችላል በተለያየ ቋንቋም ሊሆን ይችላል የምናስቀምጠው። የምንነድፈው ንድፍ ሀሳብ ንድፍ ሀሳብ ሆኖ ግን ፍሬ ያለው ነገር አላማ ያለው ነገርን። ምን ብለን ልንጠራው እንችላለን ግብ ልንለው እንችላለን። ስራም ሲሰራ በግብ ሲሰራ ይገባል መጀመሪያ ግብ ከሌለ ያ ስራው ውጤታማ ሊሆን አይችልም። እና ለምንሰራው ስራ ግብ አስቀምጠን ለምንሰራው ስራ ምንድነው? የምንሰራው ወይስ ወዴት ነው የሚያደርሰን ብለን የምናስቀምጠው ነገር። ወይም ይዘት ያለው ነገር ትርጉም ያለው ነገር ብዙ ጊዜ ምን ብለን እንጠራዋለን ግብ ብለን እንጠራዋለን

ብስክሌት ማለት ልክ እንደ ሞተር ሳይክል የተሰራ ሁለት እግር ያለው ከኋላ አንድ ከፊት አንድ ልክ ከቦታ ቦታ ለመጓጓዝ የምንጠቀምበት በተለይ የስፖርት አማራጮች የምናውለው ወይም ስፖርት የምንሰራበት እንዲሁም ለመዝናኛና ለተለያዩ አገልግሎት የምንጠቀምበት ተሽከርካሪ ማለት ነው። ብስክሌት ማለት እና በጣም ደስ የሚሉ በዘመናዊ መንገድ የተሰሩ ሰዎች ከቦታ ቦታ ራሳቸውን የሚያፍታቱበት ወይም ለትራንስፖርት የሚጠቀሙበት ትንሽ የትራንስፖርት መገልገያ ዘዴ አንዱ ብስክሌት ነው። እና ብስክሌትን አንዳንድ ጊዜ ለውድድር የተለያዩ ተወዳዳሪዎች ለውድድር ይጠቀሙበታል። አንዳንድ ጊዜ ደግሞ ለማህበራዊ ህይወት ከቦታ ቦታ ለመንቀሳቀስ ሊሆን ይችላል። ልጆችን ለማዝናናት ሊሆን ይችላል በተለያየ መንገድ ብስክሌትን ለጥቅም ማዋል ይቻላል። እና ብስክሌት ማለት ልክ ከሞተር ትንሽ አነስ ብላ ወደተለያየ ቦታ ስንሄድ ወይም ስንቀሳቀስ የምንገለገልባት ትንሿ የትራንስፖርት መገልገያችን ብስክሌት ብለን እንጠራታለን

ፀሀይ ማለት ፀሀይ በተፈጥሮ የምናገኛት ፈጣሪዬም የሰጠን ትልቋ በረከት ነችና ጠዋት ከነቃን በኋላ ከመኝታችን የምናገኛት። ከምንም በላይ እንደ ምግብ የምንጠቀምባት ለተፈጥሮ የተለያዩ ሰው ሰራሽ የተለያዩ ፈጣሪ የፈጠራችሁ ፍጥረቶች የሚከለክሉባት የሚጠቀሙባት ፀሀይ። ዋናኛ ነገር በጣም ለሰው ልጅም ይሁን ለእጽዋት አስፈላጊ ነገር እጽዋቶች ምግባቸውን የሚያዘጋጁባት። የሰዎች ደግሞ እለት ከእለት የሚገለግልባት የሚጠቀምባት በረከቷን ሁልጊዜ። በአለም የምናያት ፀሀይ በተፈጥሮ በጣም ድንኳ ተፈጥሮ ነችና። ከዛ አንፃር የፀሀይ ትርጉም በጣም ብዙና ልዩ ነው።

ደረሰኝ ማለት ለተጠቀምንበት ነገር ወይም ለተገለገልንበት ነገር ወይም ለከፈልንበት ነገር የሚሰጠን ማረጋገጫ እንደማለት ነው ደረሰኝ በተለያየ መንገድ ሊሰጥ ይችላል። ክፍያዎች ከፍለን ሊሰጠተን ይችላል ለምሳሌ። ሻይ ጠጥተን የሆነ ሻይ ቤት ከዛ ወይም የሆነ ምግብ በልተን ሊሆን ይችላል። ለዛ ደርሰኝ ሊሰጠተን ይችላል። ደርሰኝ ማለት የሂሳብ ማረጋገጫ ማለት ነው። ባንክ ቤት ገብተን ለተገለገልንበት ወይም ገቢ ላደርግበት ገንዘብ ደረሰኝ ሊሰጥን ይችላል። ደረሰኝ ማለት ማረጋገጫ። ወይም ላደረግነው ነገር ለከፈልነው ነገር ማረጋገጫ የሚሰጠን ወረቀት ማለት ነው። ደረሰኝን በዚህ መንገድ ነው የምንተረጉመው

አስቀምጥ ማለት የሆነ ቦታ ላይ አድርግ የሆነ ቦታ ላይ አሳርፍ እንደ ማለት ነው። ለምሳሌ አንድ ልጅ ኳስ ይዞ ከሆነ ያን ኳስ አስቀመጥ ብለው። ያን ኳስ መሬት ላይ አስቀምጥ ሊሆን ይችላል ያን ኳስ ቤት ውስጥ አስቀምጥ ሊሆን ይችላል ያን ኳስ። መጫወቻው ሜዳ ላይ አስቀምጥ ሊሆን ይችላል እና አስቀምጠን በተለያየ ፍች በተለያየ ትርጉም ልንፈታው እንችላለን እና። አስቀምጥ ማለት የሆነ ነገር አለ። ያን ነገር ቦታው ማስቀመጥ ወይም ቦታው ማድረግ እንደ ማለት ነው

ባል ማለት ወንድ ልጅ ሆኖ ሚስትን ማግባት የሚችል ወይም ሴትን ማግባት የሚችል ባል እንለዋለን ለምሳሌ ሚስት እንደምንለው ሴቷን ባል ደግሞ ወንዱን ወይም ወንዱን ልጅ ባል ብለን እንጠራዋለን ባል የምንለው ትዳር ያለው ወይም በትዳር ሴቷን ያገባ ሴቷን አግብቶ የሚኖር ብዙ ጊዜ ምን ብለን እንጠራዋለን ባል እንለዋለን። ሴቷን ደግሞ ሚስት እንላታለን። እና ባል ማለት። ወንዱ ሲሆን ሚስት ማለት ደግሞ ሴቷ ወንዱን ያገባችው። ባል ማለት ደግሞ ወንዱ ሴቷን ያገባት እንደማለት ነው።

መናፈሻ ማለት ጥሩ አየር የምንቀበልበት ጥሩ አየር የምንወስድበት ጥሩ ቦታ ላይ ያለ ብዙ ሰዎች የሚዝናኑበት ሰዎች ጥሩ ጊዜ የሚያሳልፉበት። ልዩ እና ደስ የሚል አየር ንብረት ያለው ቦታ ነውና ሰዎችም ለተለያየ መንገድ ይጠቀሙበታል ይገለገሉበታል። እረፍታቸውን የሚያጣጥሙበት ከስራ ዝለው ደክመው። የሚያርፉበት የሚገለግሉበት ጥሩ አየር የሚወስዱበት። የተለያዩ ሰዎች ሲሲጫወቱ የሚታይበት። የተለያዩ ሰዎች በፍቅርና በተለያየ ነገር ተሳስረው የሚገኙበት የሚታዩበት ትልቅ ቦታ። ትልቅ የመዝናኛ ቦታ ምን እንለዋለን መናፈሻ እንለዋለን መናፋሻ ማለት? ትልቅ ቦታ ሆኖ ልክ ብዙ ሰዎች ተሰብስበው ወይም ብዙ ሰዎች የሚገኙበት። የመዝናኛ ስፍራ የመዝናኛ ቦታ በአረንጓዴ የተከበበ። በውሃ የተከበበ ዳርቻው በጣም የሚያምር። ብዙ ሰዎች በተመስጦ የሚገኙበት ወይም የሚያሳልፉበት። ልዩ ቦታ ድንቅ ቦታ መሳጭና። ያማረ ለአእምሮ ሳቢ የሆነ ቦታ ለዐይን ሳቢ የሆነ ቦታ። መናፈሻ ብለን እንጠራዋለን።

ማንበብ ማለት የሰው ልጅ መረጃዎችን ለማግኘት የተለያዩ እውቀቶችን ለማግኘት የተለያዩ ግንዛቤዎችን ለማግኘት ከጋዜጣ ሊሆን ይችላል ከመጽሐፍ ሊሆን ይችላል ከተለያዩ ከመጽሐፍትም ሊሆን ይችላል የሚያነበው የሚገነዘበው ነገርን ማንበብ ልንለው እንችላለን። የሰው ልጅ ሲያነብ የሰው ልጅ በማንበብ ህይወት ውስጥ ሲያልፍ። በህይወቱ ብዙ ነገሮችን ያውቃል ብዙ ነገሮችን ይገነዘባል። ስለ ወደፊቱ ያውቃል መስራት ስላለበት ነገር ያውቃል። አይምሮውን እውቀቱን ማሳደግ ይችላል አይምሮው እውቀቱ ካደገ ደግሞ። የተለያዩ ፈጠራዎችን የተለያዩ ስራዎችን ማከናወን መስራት ይችላል። እና ብዙ ጊዜ የሰው ልጅ በንባብ ንባብ የሰው ልጅ ሙሉ ሰው ያደርጋል። ምክንያቱም የሰው ልጅ ሲያነብ ብዙ ነገሮችን በዙሪያው ያሉትን ነገሮች መረዳት ይጀምራል። ተፈጥሮን ማወቅ መረዳት ይጀምራል። የተለያዩ ጥናታዊ ሰዎችን ማቅረብ ይጀምራል። የተለያዩ አዲስ ነገሮችን አዳዲስ ነገሮችን በእለት እለት ከዘመን ዘመን መፍጠር ይችላል ማከናወን ይችላል። ግኝቶችን ፈጠራዎችን ማምጣት ይችላል ማገናዘብ ይችላል ከምንም በላይ። በማንበብ ውስጥ ብዙ ጥቅሞች በማንበብ ውስጥ ብዙ ማስታወሎች በማንበብ ውስጥ ብዙ ብዙ የምናገኛቸው ብዙ ፍሬዎች ፍሬዎች አሉ። እና ማንበብ በብለው ሰው ልጅ ወሳኙና ዋናው ሚስጥር ነው። ስንኖርና አስፈላጊም ነገር ነው

ተቀበል ማለት የሆነ ነገር ተቀበል ውሰድ እንደ ማለት ነው። ለምሳሌ እቃ ሊሆን ይችላል ስልክ ሊሆን ይችላል ኮምፒውተር ሊሆን ይችላል የሆነን ሰው ተቀበል ያን እቃ ተቀበል ያን ስልክ ተቀበል ያን ኮምፒውተር ተቀበል ልንለው እንችላለን። ተቀበል ማለት አምጣ ሄደህ ወይም ተቀበል ማለት ውሰድ ያንን ነገር ያዝ እንደ ማለት ነው። ተቀበል ብለን ስንል የሆነን ሰው ያንን ነገር ለሱ እንዲሆን ወይም ያንን ነገር ከዛ ሰው ላይ እንዲያመጣ ወይም እንዲቀበል ስናደርገው ተቀበል የሚለውን ቃል ትርጉም ይሰጠናል ማለት ነው። ስለዚህ ተቀበል ማለት የሆነ ነገር አለ ወይም የሆነ ሰው ጋ አለ የሆነ አበበ ጋ የሆነ ስልክ አለ ያን ስልክ ከበደ መቀበል ሲፈልግ ከአበበ ይቀበላል ማለት ነው። ምንድነው አበበ ጋ የነበረውን ነገር ወደ ከበደ ሄደ ማለት ነው። ይሄ ምን ያሳያል? መቀበልን ያሳያል። ወይም የሆነ ነገርን ማምጣትን ወደ ራስ መውሰድን ያመለክታል ማለት ነው

መተግበሪያ ብለን የምንጠራው የሆነ ነገር የምንገለገልበት ወይም የምንተገብርበት ነገር ሊኖር ሊሆን ይችላል ይሄ ማለት። አንድን ስራ ለመስራት ወይም አንድን ነገር ለማከናወን የሚረዳን። ወይም የሚያገለግለን ያንን ነገር ምን እንለዋለን መገልገያ እንለዋለን ለምሳሌ አፕሊኬሽኖች ሊሆኑ ይችላሉ። ከእለት ወደ እለት የሚሰሩ መገልገያዎች ሊሆኑ ይችላሉ። በስልካችን የምንገለገልባቸው በኮንፒተራችን የምንገለገልባቸው በቤት ውስጥ የምንገለገልባቸው እነዛን ምንላቸውን መተግበሪያ እንላቸዋለን። መተግበሪያ ማለት ዋናው መሳሪያው እቃው እንደማለት ነው። በዛ ውስጥ ግን በመተግበሪያው ውስጥ ብዙ አሰራሮች አሉት እና ያን አሰራር እንድንሰራ የሚያደርገን። ዋናኛው ነገር ማለት ነው መተግበሪያ ማለት

ኮፊያ ከፀሀይ ሊሆን ይችላል፣ ከንፋስ ሊሆን ይችላል ከተለያዩ ነገሮች ሊሆን ይችላል የምንከለከልበት ወይም ከፀሀይ እንዳያመታል ሊሆን ይችላል የተለያየ ነገር እንዳይጎዳን ሊሆን ይችላል የሚያከላክለን ኮፍያ እንለዋለን ኮፍያን በተደጋጋሚ ትልልቅ ሰዎች ይለብሱታል እንደዚህ አረጋውያን በእድሜ ትልቅ የሆኑ ሃምሳ አመት ስልሳ አመት የሆኑ ሰዎች ብዙ ጊዜ ሲለብሱት ይታያል። እንደውም ደግሞ ፀጉራቸው ገባ ገባ ያለ ሰዎች ብዙ ጊዜ ያንን ፀጉራቸውን ከተለያየ ነገር ለመከላከል ሊሆን ይችላል ኮፍያን ይጠቀማሉ። ኮፍያ ብዙ ጥቅሞች ነው ያሉት ከብርድ ሊከላከልልን ይችላል ከፀሀይ ሊከላከልልን ይችላል አንዳንዶች ደግሞ እንደዚሁ ለመዝናናት እንደዚሁ ለተለያዩ ደስታዎች የሚከለክሉበት ሰዎች ሊኖሩ ይችላሉ እንደ ሰው ይለያያል። የኮፍያ በዋነኝነት አገልግሎቱ ሰውን ከፀሀይ ወይም ከብርድ መከላከል ወይም መጠበቅ ነውና ከተለያዩ ነገሮች ሊሰራ ይችላል ከጥጥ ሊሰራ ይችላል፣ ከተለያዩ ምርቶች ሊመረጥ ይችላል ሊሰራ ሊዘጋጅ ይችላል እና ዋና አላማው ግን ከተለያዩ ነገሮች መጠበቅ ነውና ማገልገል ነው የሰውን ልጅ

ቀዝቃዛ ማለት በረዶ ወይም የሚቀዘቅዝ እንደማለት ነው ሙቅ ለሚ የሚለው ወይም የሙቀትት የመሞቅ ተቃራኒ ቀዝቃዛ ብለን እንጠራዋለን ቀዝቀዛ ማለት ለምሳሌ ዝናብ በሚሆን ሰዓት ቀዝቃዛ ነው እንላለን። ቅዝቃዜ ይሆናል ማለት ነው ቀዝቃዛ ማለት የሚቀዘቅዝን ነገር ያለው። የሚበርድ ነገር ያለው የሙቀት ተቃራኒ የሆነ ቀዝቃዛ ብለን እንጠራዋለን። ቀዝቃዛነት ብዙ ጊዜ ከፍሬም ፍሪጅ ውስጥ የሆነ ነገር አስቀምጠን ቀዝቃዛ ሆኖ ልናገኘው እንችላለን። ብዙ ጊዜ ደግሞ ክረምት አካባቢ። እነዚህ የሀምሌ ነሀሴ ወራቶች በዝናብ አማ የአየር ክልሎች ስለሚገኙ በዛ ሰዓት አየሩ ይቀዛቀዛል ቀዝቃዛ ብለን እንጠራዋለን። ቀዝቃዛን በተለያየ መንገድ ልንተረጉመው ወይም ልንጠራው እንችላለን። እና በዋነኝነት ከክረምቱ ጋር አያይዘን ከዛ ደግሞ ቤት ውስጥ ውሃ ቀዝቃዛ ውሃ ካለ ያንን ውሃ ቀዝቃዛ ልንለው እንችላለን። ፍሪጃችን ላይ አስቀምጠን የምናቀዘቅዘው ነገር ካለ ያንን ቀዝቃዛ እንለዋለን። እና ቀዝቃዛን በተለያየ ሁኔታ በተለያየ ወራቶች ልንከፍለው እንችላለን። እና ቀዝቃዛ ማለት መቀዝቀዝን የሚያሳይ ብዙ ጊዜ ቅዝቃዜን የሚያሳይ ትርጉም ያለው ነገር ነው

ኢሜል የተለያዩ መልእክቶችን የተለያዩ ከተለያዩ ቦታ የሚላኩልን መልእክቶች ሊሆኑ ይችላሉ የምንልካቸው መልእክቶች ሊሆኑ ይችላሉ የምንልክበት የምንቀበልበት በየቀን ውሏችን በየቀን ጉዞአችን በየጉዞአችን ለስራ ይሁን ለተለያየ ነገር የሚያገለግለን ትልቅ የመልእክት መተግበሪያ ዋናኛ የመልእክት መተግበሪያ ነገሮች አንዱና ዋናኛው ነው። ከተለያዩ ሰዎች ጋር በአለም ካሉ ሰዎች ጋር የሚያገናኘን ጽሁፎችን የምንልክበት ጽሁፎችን የምንቀበልበት። የተለያዩ ነገሮችን የተለያዩ ጽሁፎችን ሊሆን ይችላል የምንልክበት ወደ ተለያየ ሰው ወደ ተለያየ ቦታ። በስራም ሊሆን ይችላል በተለያየ ነገር የሚጠቅመን የሚያገለግለን ትልቁ መተግበሪያ ነው አሁን ላይ ባለንበት ዘመን። ኤሜል ትልቅ ትርጉምና ትልቅ ቦታ ያለው። የተለያዩ ሰዎች በስራ ዘርፍ ወይም በሙያቸው የሚገለግሉበት አንዱ መስሪያ ቤት ከሌላው መስሪያ ቤት መረጃ የሚቀያየርበት ትልቁ መተግበሪያ። ኢሜል ብለን እንጠረዋለን ትልቁ መልእክት የምንቀበልበት መልእክት የምንልክበት። ዘዴ ኢሜል ብለን እንጠራዋለን

አዎ ማለት ምላሽን መስጠት ማለት ነው። ለጥያቄ ምላሽን መስጠት አዎ ማለት ለጥያቄ መግባባትን ወይም መስማማትን የሚገልጽ ብዙ ጊዜ በመልካም አረዳድ ወይም በአሉታዊ አገነዛዘብ የምንረዳው የምናዉቀው- አዎ ስንል አዎ ተስማምቻለሁ። አዎ ትክክል ነው። የሚለውን የሚይዝ አዎ ማለት አዎንታዊ ምላሽ ወይም መልካም ምላሽ ጥሩ ምላሽን የሚይዝ ቃል ነው አዎ ማለት።

ሴፕቴምበር የምንለው የእንግሊዘኛ ትርጉሙ የእንግሊዘኛ ቃል ነው። ምንድነው በአማርኛ ትርጉሙ? ሴፕቴምበር ስንል መስከረም እንደማለት ነው። ብዙ ጊዜ ያበባ የዓደይ አበባ ወር ብዙ ጊዜ የአዲስ አመት ወር አዳዲስ ነገሮች የሚገኙበት አዲስ እቅዶች የምናገኝበት አዳዲስ መተግበሪያዎችን አዳዲስ አላማዎችን አዳዲስ እቅዶችን ምንቀርጽበት ትልቅ ወር ከምንም በላይ የምንጀምርበት አዲስ ወር የመጀመሪያ ወር እንደማለት ነው። ከወራቶቹ ከአስራ ሁለቱ ወራቶች አንዱ መስከረም እንለዋለን። ይሄን መስከረም ደግሞ በእንግሊዘኛ ትርጉሙ ሴፕቴምበር ብለን እንጠራዋለን። ሴፕቴምበር የሚለው ቃል የእንግሊዘኛ ቃል ሲሆን ትርጓሜውም መስከረም እንደማለት ነው። መስከረም ማለት ደግሞ ከአስራ ሁለቱ ወሮች አንዱ ሲሆን ብዙ ጊዜ አዲስ አመት መግቢያ አዲስ አመት ሚጀመርበት ወር እንደሆነ መረጃዎች ያሳያሉ።

አውሎ ንፋስ ማለት ከባድ በጣም ሀይል ያለው በጣም ሰዎችን ማወዛወዝ የሚችል ዛፎችን ማወዛወዝ የሚችል አቧራዎችን ጠራርጎ በመውሰድ የሚችል ትልቅ ጫና የሚያሳድር በተፈጥሮ የሚከሰት በጣም ከፍተኛ አደጋን የሚያስከትል። የተፈጥሮ ክስተት ምን እንለዋለን አውሎ ንፋስ እንለዋለን? ልክ እንደ መሬት መንገርቀጥ ሊሆን ይችላል። እንደተለያዩ እሳተ ገሞራ ሊሆን ይችላል። በተለያዩ ነገሮች ይፈጠራል። ይሄ ምንድነው በፈጣሪ አማካኝነት ነው ሊስተካከል የሚችለው? ምክንያቱም አውሎ ንፋስ ተፈጥሮአዊ ነው በተፈጥሮ ነው ሊከሰንት የሚችለው እና አውሎ ንፋስ በጣም ብዙ ጉዳቶች አሉት ቤቶችን ሊወስድ ይችላል። ሰዎችን ለተለያዩ የከፋ ጉዳቶች ሊያደርስ ይችላል። እንደዚሁም ቤቶችን ሊነቃቅል ይችላል ዛፎችን በተለያየ መንገድ በጣም ከ የከፋ አደጋ የከፋ ጉዳት ሊያደርስ ይችላል። ምክንያቱም በተፈጥሮ የሚከሰት ክስተት ነው ልክ እንደ መሬት መንቀጥቀጥ ልክ እንደ እሳተ ጋሞራ አውሎ ንፋስ በተፈጥሮ ይከሰታል። በተፈጥሮ ሲከሰታል ደግሞ የተለያዩ ጉዳቶችን አብሮ ይዞ ሊመጣ ይችላል

ጣራ ማለት በክፍታ ላይ የሚገኝ ትልቅ የሆነ ሊደርስበት ወይም ለመድረስ ሩቅ የሆነ ለምሳሌ የቤት ታራ ልንል እንችላለን ከፍታ ያለው ቦታ እንደማለት ነው። ታራ ማለት ብዙ ጊዜ ለቤት ነው ሚጠራው የቤትን ከላይ ያለውን ከፍታ ወይም ከላይ ያለውን ነገር ወይም ከላይ ጫፍ ያለውን ነገር ምንለዋለን ጣራ እንለዋለን።

ስኳር በጣም ጣፋጭ የሆነ በጣም የጣፋጭነት ባህሪ ያለው የጣፋጭነት ጣዕምን የሚሰጥ። ከተለያዩ ነገሮች የሚመረት እንደዚሁም ለተለያየ ነገር የምንተገበርበት ወይም ምንጠቀምበት። ለምሳሌ ለቡና ሊሆን ይችላል የተለያዩ ነገሮችን ለማዘጋጀት የምንገለግልበት። አንዱ ስኳር ነው። ስኳር ማለት በጣም ጣፋጭ ነው። በጣም ከጣፋጭ ነገሮች አንዱ እና ዋናው። ስኳር ብለን እንጠራዋለን ልክ እንደማር የሚጣፍጥ ነገር ስኳር ነው።

ኩሽና ማለት ለተለያየ ነገር የምንገለገልበት ለምግብ መስሪያ ሊሆን ይችላል የተለያዩ ነገሮችን የምናከናውንበት ከቀኑ ወደ ቀን ከቀን ከቀን ኑሯችን ወይም ተግባራችን ውስጥ የሚያከናውንን ብዙ ነገር ለምሳሌ ምግብን ምናበስልበት ምግብን ምናዘጋጅበት ሊሆን ይችላል። የተለያዩ እቃዎችን የምግብ እቃዎችን የምናስቀመጥበት ሊሆን ይችላል። ብዙ ጊዜ ያው የምግብ ኪችናችንን ወይም የምግብ ቦታችንን ወይም ምግብ የምናዘጋጅበትን ቦታ። ኩሽና ብለን እንጠራዋለን ብዙ ጊዜ የኩሽና ጥቅም ምግብ ማዘጋጀት ወይም የምግብ ቤት እንደማለት ነው። ምግብ የሚዘጋጅበት ምግብ የሚሰራበት ቦታ። እንደማለት ነው።

ስሜን ስለጠየከኝ በጣም አመሰግናለሁ ስሜ አቢኔዘር ይባላል። የመጀመሪያ ዲግሪ በኢኮኖሚክስ በኢኮኖሚክስ የመጀመሪያ ዲግሪዬን አግኝቻለሁ አሁን ላይ ሃያ ስድስት አመቴን አክብሬያለሁኝ። በየ ስራ ዘርፎች በተለያዩ ነገሮች ተሰማርቼ አውቃለሁኝ። በባንክ በተለያዩ ነገሮች። በተለያዩ የመስሪያ ቤቶች ሰርቼ አቃለውኝ በደንበኞች መኮንንነት። እንደዚሁም በተለያዩ በክሊል ዘርፎችም የሰራኋቸው ስራዎች አሉ። እና ሰሜ አቢኔዘር ይባላል ስለጠየከኝ በጣም አምሰግናለሁ